እሳት ለማንደድ ምን ትጠቀማለህ? ለሚለው ጥያቄ? እኔ እሳት ለማንደድ ክብሪት እና አንዳንድ ጊዜ ላይተረን። እንደዚሁም ደግሞ እሳቱን ለማቀጣጠያ የተለያዩ ቅጠላ ቅጠል እና እንጨቶችን እጠቀማለሁ። ነዳጅም ወይም ቤንዚል አልፎ አልፎ እጠቀማለሁ። ግን ብዙን ጊዜ የማነደው በእንጨቶች ነው። እንጨቶችን እሰበስብና አንድ ላይ አድርጌ ከሰል ላይ በማስቀመጥ እነሱን በክብሪት በመለኮስ ማንደድ እችላለሁኝ ማለት ነው። በእንደዛ መልኩ ነው የማናደው። እና ስለዚህ እንደ አጠቃላይ ስንወስደው እሳት ለማንደድ ምን ትጠቀማለህ ለሚለው ጥያቄ እሳት ለማንደድ ክብሪት እጠቀማለሁ። እንጨት እጠቀማለሁ ማለት ነው። አልፎ አልፎ ደግሞ እንደዚሁም ነዳጅ ወይም ቤንዚል እጠቀማለሁ። ምክንያቱም ያው እሳትን ለማንደድ እንጨት፣ ክብሪት እና አልፎ አልፎ ቤንዚልን ወይም ነዳጅን ስለምጠቀም ማለት ነው። እና አብዛኛውን ጊዜ ግን ያው በእንጨት ነው ወይም ቅጠላ ቅጠሎችን ሰብስቤ እነሱ በደንብ ከተሰበሰቡ። እና ደረቅ ከሆኑ ውሃ እርጥበት ካልነካቸው። ክብሪት ሲለኮስ በደንብ የመያያዝ እና የመንደድ ባህሪ ስላላቸው በዛ መልኩ ማስተካከል ይቻላል። ስለዚህ በዛ እንትን ማለት ስለሚቻል ማያያዝ ማንደድ ስለሚቻል ብዙም ጊዜ በከሰል እና በክብሪት ነው በእንጨት ሰብስቤ የማናደው ማለት ነው። እና በዛ ቢያዝ ጥሩ ነው ብዬ አስባለሁ። እና እሳት ለማደድ ብዙን ጊዜ ክብሪት እና እንጨት ሊሰበሰቡ ቅጠላ ቅጠሎችን እነሱን ሰብስበን እርጥበት ብቻ ከሌላቸው እርጥበት አይኑራቸው እንጂ በዛ በደንብ አድርጎ ማያያዝ እና ማንደድ ስለሚቻል። በእንጨት እና በቅጠል አቅጠሎች ያው አነዳለሁ ማለት ነው። ብዙ ጊዜ ስለዚህ እንደ አጠቃላይ ስንወስደው ሰዓት ለማንደድ ምን ትጠቀማለህ ለሚለው ጥያቄ? እኔ የምጠቀመው እንጨቶች ወይም ቅጠላ ቅጠሎች እና ክብሪት አልፎ አልፎ ደግሞ ካለ ነዳጅ ነው ነዳጅ ወይም ቤንዚል ማለት ነው። እና እንጨቶቹ ደግሞ እርጥ መሆን የለባቸውም እርጥበት ካላቸው ያው እሳቱ አያያዝልንም። ስለዚህ በዛ መልኩ ማያያዝ እንችላለን ማለት ነው። ቅጠሎቹም ደግሞ ብዙ መብዛት የለባቸውም በጣም ከበዙ አካባቢን ሊያቃጥሉ ቤት ሊያቃጥሉ ይችላሉ። እንዲሁም ደግሞ ጭሶቹ የተለያዩ ጭሶች ሰውን የሰውን ሳምባ ሊጎዳ ስለሚችል መብዛት የለባቸውም በመጠኑ መሆን አለባቸው። በቅጠላ ቅጠል ማያያዝ ይቻላል ክብሪት ብቻ መለኮሻው ካለ ማለት ነው። እና ብዙም ጊዜ በዛ ነው የማያይዘው ወይ የምለኩሰው ማለት ነው። ስለዚህ እንደ አጠቃላይ ስንወስደው ወይ ምንድነው? እሳትን ለማንደድ ምን ትጠቀማለህ ለሚለው ጥያቄ? እንደ አጠቃላይ ስንወስደው እኔ የምጠቀመው ብዙን ጊዜ ቅጠላ ቅጠሎችን። እንደዚሁም ደግሞ እንጨት ደረቅ እንጨት ከሆነ ቅጠላ ቅጠሎችም ያው መርጠብ የለባቸውም ደረቅ ነው መሆን ያለባቸው። እና ከተገኘ ደግሞ ነዳጅ ወይንም ቤንዚል ካለ በዛ እጠቀማለሁ አልያያዝም ብሎ ካስቸገረኝ ማለት ነው። ሌላው ደግሞ ለመለኮሻ ክብሪት ነው የምጠቀመው አልፎ አልፎ ደግሞ ክብሪትን ካላገኘው በላይተርም እሳት እንዲያወጣልኝ ብቻ አድርጌ በላይተር ማቀጣጠል እችላለሁ ማለት ነው። እና ቅጠሎቹ ያው መርጠብ የለባቸውም በምናያይዝበት ጊዜ ደረቅ ድርቅ ያሉ መሆን አለባቸው እርጥበት ካለው ያው እሳቱ ሊያያዝልን ስለማይችል ማለት ነው። በደረቅ እንጨት ነው እንደዛ አድርገን ማያያዝ አለብን ማለት ነው። ስለዚህ እሳትን ለማንደድ እኔ የምጠቀመው ክብሪትና እንጨት ነው አልፎ አልፎ ያው ከሰልም አለ ቤንዚልም በዛ ቢወሰድ ጥሩ ነው ብዬ አስባለሁ

ከአለቃህ ጋር ግንኙነት እንዴት ነው? ለሚለው ጥያቄ እኔ ከአለቃየ ጋር ጥሩ ግንኙነት አለኝ። ምክንያቱም ከአለቃችን ጋር ጥሩ ግንኙነት ከለለን ያው ጥሩ ስራ አንሰራም ደስተኛ ሆነንም ስለማንሰራ። አለቃ ጋር ጥሩ ግንኝነት መኖር ግዴታ ነው ብዬ ስለማስብ በተቻለኝ አቅም ጽሩ ግንኙነት እንዲኖረኝ አደርጋለሁ ማለት ነው። እና ስለዚህ እንደ አጠቃላይ ስንወስደው ከአለቃ ጋር ግንኙነት እንዴት ነው? ለሚለው ጥያቄ የኔ መልስ የሚሆነው ከአለቃዬ ጋር ያለኝ ግንኙነቴ ጥሩ ነው በጣም ጥሩ ነው ማለት ነው። እና ጥሩ ግንኙነት አለኝ ከአለቃ ጋር ጥሩ ግንኙነት መኖር ግዴታ ነው

በስልክ ገንዘብ ትልካለህ ሆይ? ለሚለው ጥያቄ፤ አዎ በስልኬ ገንዘብ እልካለሁ። ብዙዉን ጊዜ ገንዘብ እምልከው እንደውም በስልኬ ነው። ምክንያቱም በስልክ መላክ ዘመናዊነት ነው። አንድ ሰው ያው በኪሱ ላይ ገንዘብ ጥሬ ገንዘብ ስለማይዝ በስልክ ነው አብዛኛው ሰው እሚልከው። ስለዚህ እንደ አጠቃላይ ስንወስደው "በስልክ ገንዘብ ትልካለህ ወይ?" ለሚለው ጥያቄ የኔ መልስ የሚሆነው አዎ በስልኬ ገንዘብ እልካለሁ ነው ምክንያቱም በስልኬ ገንዘብ ስለምልክ ማለት ነው